ሻይ ስንል እንግዲህ ሻይ በተለያየ መልኩ ሊዘጋጅ ይችላል ነገር ግን ሻይ በብዛት የሚዘጋጅበት ከስኳር ሻይ ቅጠል እንዲሁም ፈላ ውሃ ነው። እንግዲህ የፈላ ውሃ ስንል። በፈላ ውሃ ላይ ሻይ ቅጠል ተጨምሮበት ስኳር ተጨምረው የሚጠጣው ይህ በብዙ ጊዜ ጠዋት በቁርስ በቁርስ ሰዓት የምንጠቀመው ነው። ማታም ይጠጣል በተለይ በሙቀት አካባቢ ማታም ይጠቀሙታል። ስለዚህ ሻይ ለመነቃቂያ የምንጠቀምበት ነው ማለት ነው።

ቀዝቃዛ ማለት እንግዲህ ቅዝቃዜ ያለበት አካባቢ ማለትም ሙቀት የሌለው አካባቢ ማለት ነው ቀዝቃዛ ሲባል አየሩ በጣም የሚቀዘቅዝ ሲሆን ቀዝቃዛ ነው ይባላል። ምክንያቱም የሙቀት መጠኑ በጣም ዝቅተኛ ሲሆን ቀዝቃዛ ነው እንላለን ማለት ነው። ስለዚህ ቀዝቃዛ ስንል የሙቀት ተቃራኒ ነው ማለት ነው። በሌላ ወገን ስታይ ቀዝቃዛ የቀዝቃዛ ተቀራኒ በጣም ሙቆች የሆነ አካባቢ አለ። ለምሳሌ ቆላ ወይ ደግሞ በረሃ አካባቢ። በጣም ሙቀቱ ይጨምራል ነገር ግን ወደ ደጋ ወደ ደግሞ በጣም ከፍተኛ ቦታ በሚሄድበት ጊዜ ደግሞ ቅዝቃዜው እየጨመረ ይሄዳል ማለት ነው። ስለዚህ ቀዝቃዛ ስንል ወጠን ሙቀቱ በጣም የቀዘቀዘ የወረደ ለማለት ነው

ቀይ እንግዲህ ቀይ ቀለም የምንገልጽበት መግለጫ ነው። እንግዲህ ቀይ ማለት ቀይ መኪና ልንን እንችላለን ቀይ ሰው ልንል እንችላለን። ወይም ደግሞ ቀይ ቀለም የተቀባ ቤት ልንል እንችላለን። ቀይ ስንል እንግዲህ ቀለሙ ቀይ የሆነ ማለታችን ነው ስለዚህ ቀይ ማለት መግለጫው ነው። ስለ አንዱ ነገር የቀለሙ አይነት መግለጫ ነው ማለት ነው። ስለዚህ የአንድ ቀለም ስንገልጽ ቀይ ብለን ልንገልጸው እንችላለን። የመኪና ቀለም ስንገልጽ ቀይ መኪና ልንል እንችላለን። እንዲሁም የተለያዩ ቀይ ውሻ ልንል እንችላለን ስለዚህ ቀለሙን ስንገልጽ የምንጠቀመው ቃል ነው ማለት ነው። ቀይ ብለን ስንጠቅስ

ኪሳራ ማለት እንግዲህ ኪሳራ ማለት ትርፍ አለማግኘት ማለት ነው። ትርፍ አለማግኘት ሲባል በንግድ አለም ላይ ማትረፍና መክሰር የሚባል ነገር አለ። እንግዲህ ማትረፍ ሲባል ያሰብከውን ነገር ማሳካት ወይ ደግሞ የተሻለ ገቢ ማግኘት ማለት ነው። ነገር ግን በተቃራኒ ደግሞ የነበረህን ማጣት ወይ ደግሞ መክሰር የሚባል አለ ማለት ነው። ስለዚህ ኪሳራ ሲባል የነበረህን ማጣት ወይ ደግሞ ያሰብከውን ሳይሳካ መቅረት ማለት ነው። ስለዚህ ብዙ ጊዜ በንግድ አለም እንደዚህ የተለመደ ነው። መክሰር ወይም ደግሞ ክሳራ እንዳለ አውቀህ መግባቱ ተገቢ ነው የሚሆነው። ብዙ ሰው ለኪሳራ ይጋለጣል ይሄም የአያያዝ ድክመት ወይ ደግሞ ግንዛቤ አለመኖር ወይ ስለስራው እውቀት አለመኖር የሚያመጣው ነገር ነው ማለት ነው። ለኪሳራ የሚያጋልጥህ ከሚያጋልጥህ አንዱ። ስለ ስራው እውቀት አለመኖር ወይ ችሎታ አለመኖር። ስራው ሲጀመር ለኪሳራ የሚያጋልጥ ነገሮችን ለይተህ አለማስቀመጥ ወይ ደግሞ በአግባቡ አለመረዳት የሚያመጣው ነገር ለኪሳራ ሊያጋልጠን ይችላል ማለት ነው

ሽያጭ ስንል እንግዲህ አንድ ነገር መሸጥ ማለት ነው እንግዲህ ሽያጭ ማከናውን ወይ ደግሞ በሱቅ ላይ ሊሆን ይችላል ገበያ ላይ ሊሆን ይችላል ሽጋጩ የሚከናወንበት ስለዚህ ገንዘብ ተቀብለን ገንዘብ ተቀብለን እቃውን ስንሸጥ ሽያጭ ይባላል ማለት ነው። ለምሳሌ ልብስ ሽጠን እንደሆነ የልብስ ሺያጥ ገንዘብ ተቀብለን ልብሱን ለገዢውን ስንሰጠው ሽያጭ ይባላል ማለት ነው። እንዲሁ ከብት ወይ እንስሳ ሽጠን ገንዘቡ ተቀብለን እንስሳውን ለፈለገው ሰውዬ ወይ ለገዛው ሰውዬ ስናስረክብ ሽያጭ ተከናወነ እንላለን። ስለዚህ ሽያጭ በገዢና በሻጭ መሃል ያለው ልውውጥ ነው ማለት ነው። ስለዚህ አንድ ሰው ዝም ብሎ እቃ ከገበያ አያመጣም ሽያጭ ፈጽሞ ወይ ግዢ ፈጽሞ ነው የሚሄደው ማለት ነው። ስለዚህ እቃውን ይዞ የሄደ ሰው ግዥ ፈጸመ ይባላል። እቃውን ያስረክበው ሰው ደግሞ ገንዘብ ተቀብሎ እቃውን የሚያስረክበው ሰው ደግሞ ሽያጭ ፈጸመ እንላለን ማለት ነው። ስለዚህ በሁለት መሃል በሻጭና በገዢ መሃል በሚደረገው ስምምነት የሚደረግ ነገር ነው

ገቢ ሲባል እንግዲህ ገቢ የሆነ በተለያዩ ምክንያት ተጨማሪ ገቢ ማግኘት ማለት ነው ገቢ እንግዲህ የነበረንን ከፍ የሚያደርግልን ወይ ደግሞ ኑራችንን የሚያሻሽልን ሂደት ነው ማለት ነው። ስለዚህ አንዳንዴ ገበያችን ሊቀንስ ይችላል። በሌላ ጊዜ ደግሞ ገቢያችን ከፍ ልል ይችላል ማለት ነው። ስለዚህ የተሻለ ስራ ከሰራን የተሻለ ገቢ ይኖረናል። የተሻለ ስራ ካልሰራን ግን ገቢያችን እያነሰ ይሄድና ለመኖር እንቸገራለን ማለት ነው። ስለዚህ የተሻለ ኑሮ ለመኖር የተሻለ ገቢ ሊኖረን ይገባል። የተሻለ ገቢ ሲባል ከተለያዩ በተለያዩ መልኩ የምናገኛቸው ገቢ ሊሆን ይችላሉ። ከሽያጭ ልናገኝ እንችላለን። እንዲሁም ከንግድ ትርፍ ልናገኝ እንችላለን። ከተለያዩ ኮሚሽን የምናገኘው ወይ ደግሞ የስራ ምንጮችን ልናገኝ ይሆናል ማለት ነው ልናገኝ እንችላለን ማለት ነው። ስለዚህ ገብ ሲባል ከብዙ አይነት ገቢ ልናገኝ እንችላል ስራ ስንሰራ በተለያየ መልኩ ስራ ስንሳተፍ እንዲሁም የተለያዩ ግብይቶችን ስንፈጽም ገቢ ይኖረናል ማለት ነው።

ሴፕቴምበር ሲባል እንግዲህ መስከረም ለማለት ነው መስከረም ማለት ደግሞ በኢትዮጵያውያን የአዲስ አመት መጀመሪያ ወር ነው ማለት ነው። ይሄ የአዲስ አመት መጀመሪያ ወር በጣም ደስ የሚል ድባብ አለው በኢትዮጵያ የዘመን መለወጫ ተብሎም ይያዛል ማለት ነው ይጠቀሳል። በጣም ዝናብ የነበረው ክረምት አልፎ እሸት የምታይበት ወቅት። እሸት የሚደርስበት ወቅት ስለሆነ ደስ የሚል ድባብ አለው። እንደ ወር እኔም በግሌ የሚወደው ወር ነው ማለት ይቻላል። እረፍቱን መውጣት የሚፈልገው ብዙ ጊዜ በመስከረም ወር ነው። ስለዚህ ሁል ጊዜም በመስከረም ወር ከቤተሰብ ጋር የምንገናኝበት ከቤተሰብ ጋር አብረን የምናሳልፍበት ሂደቶች አሉ። ይህ ልዩ ያደርገዋል ማለት ነው። የሴፕቴምበር ወይ ደግሞ መስከረም ወር

ትምህርት ሲባል እንግዲህ ትምህርት ማለት ተጨማሪ እውቀት ማግኛ መንገድ ነው። እንግዲህ ትምህርት በመደበኛም በኢመደበኛም ሊገኝ ይችላል ማለት ነው። በመደበኛ ትምህርት ስንል ትምህርት ቤት ሄዶ ከአስተማሪ ጋር ተገናኝቶ የሚገኝ የትምህርት አይነት ነው። በሌላም ደግሞ ከትላልቆች ወይ ከአዋቂዎች ጋር በዋል ወይ በማውራት ከእነሱ ጋር ተጠግተህ እውቀትን በመሸመት ወይ ደግሞ መደበኛ ባልሆነ መንገድ የምታገኘው ትምህርት ትምህርት ይባላል ማለት ነው። አብዛኛው ግን ሰው ትምህርት የሚያገኘው ትምህርት ቤት በመሄድ ነው ማለት ነው። ከትንሽኛው ከትንሽ ደረጃ ጀምሮ እስከ ትልቁ ዩኒቨርሲቲ ድረስ ለመድረስ ትምህርት ቤት መሄድ አለበት ያን ደረጃ ለማግኘት ብዙ ትምህርቶችን መማር መቻል አለብን። ብዙ ፈትናዎችን ማለፍ ይኖርበታል ማለት ነው። ስለዚህ ትምህርት ሲባል በዚህ ደረጃ የምናስኬደው ወይ ደግሞ የምናገኘው የእውቀት መነሻችን ነው ማለት ነው

ችግር የለም ማለት እንግዲህ ስለ አንድ ነገር መስማማታችን ወይ ደግሞ ምንም ችግር እንደሌለው ምንም የሚያስከፋ ነገር እንደሌለ መስራት እንደሚቻል የምንገልጽበት ነው ማለት ነው። ችግር የለም ሲባል ምንም የሚያዳናቅፍ ነገር ወይ የሚቃወም ሰውም እንደሌለ የምንገልጽበት ሂደት ነው ማለት ነው። ስለዚህ መስራት ይቻላል ወይ መሄድ ይቻላል ወይ ደግሞ መቀበል ይቻላል እያልን ፍቃዳችንን እየነገርን ነው ማለት ነው። ስለዚህ አንዳንድ ጊዜ ችግር የለም ብለን ችግርም ሊመጣ ይችላል። ነገር ግን ችግር የለም ሲባል ምንም የሚያዳናቅፈን ወይም የሚከለክለን አካል እንደሌለ እውቅና እየሰጠን ነው ማለት ነው። ስለዚህ ችግር የለም ለማለት ነገርየውን ማወቅ መቻል አለብን ማለት ነው። የተጠየቀውን ነገር ወይ ደግሞ የተጠየቅነውን ነገር ስለሁኔታው ግንዛቤ ሊኖረን ይገባል ማለት ነው። ስለዚህ ምንም ሳንረዳ ችግር የለም ልንል አልችልም። ነገርየው የተረዳን እንደሆንን ግን ምንም የሚያዳናቅፈን ነገር እንደማይኖር መግለጽ እንችላለን ማለት ነው።

ኢሚል ሲባል እንግዲህ በአሁን ሰዓት ኢሜል በጣም ሰዎችን በብዛት የሚገናኝበት ዘዴ ነው። ሰዎች የሚገናኝ ድርጅቶች የሚገናኝበት መንግስታት እንዲሁም የተለያዩ የተባሉ የሚባሉ ማህበረሰቦችም በቀላሉ የሚገናኝበት ዘዴ ኢሜል ነው ማለት ነው። ስለዚህ ኢሜል በጣም ጠቃሚ የሆነ ለስራ ቀልጥፍና በጣም የሚረዳ እንዲሁም ደህንነቱን በጣም የተጠበቀ የመገናኛ ዘዴ ነው። አብዛኛው ሰው የሚላላከው ወይም ደግሞ ሚስጥር ያላቸው ነገሮችን የሚልከው ቢኢሜል ነው ማለት ነው። ስለዚህ ኢሜል በጣም ነገሮችን እንዳቀለለልን መረዳት እንችላለን

ፌብሩዋሪ ስንል እንግዲህ በፈረንጆች አቆጣጠር የአመቱ ሁለተኛ ወር ነው። ከጀንዋሪ ቀጥሎ ወይ ደግሞ ከጥር ቀጥሎ ያለ ነው። በእኛ በኢትዮጵያ አቆጣጠር ደግሞ ስድስተኛ ወር ነው። ስለዚህ የፌብሩዋር ማለት ግማሽ የአመቱ ግማሽ የሚገኝ ወር ነው ማለት ነው። የካቲት ነው የካቲት እንግዲህ ገበሬዎች ከተለያዩ የስራ ጫና ቆይተው የሚያርፉበት ወቅትም ነው ይባላል። የካቲት ማለት ነው። ከዛ በኋላ ወደ እርሻ እስኪገቡ ድረስ ትንሽ አረፍ የሚሉበት ወቅት ነው። ስለዚህ በእኛ የካቲት ብለን የምንጠራው ወር ነው።

ጠረጴዛ ስንል እንግዲህ ጠረጴዛ በብዙ መልኩ መግለጽ እንችላለን የምግብ ጠረጴዛም ጠረጴዛ እንለዋለን ምግብ የምንበላበት ማለት ነው። እንዲሁም የቢሮ የቢሮ ሰራዎችን የምናሳልጥበት ኮምፒውተሮችን የሚቀመጥበትም ጠረጴዛ ይባላል ማለት ነው። ስለዚህ ጠረጴዛ በብዙ መልኩ መግለጽ እንችላለን እንደየ ቦታው እንደየ የምንጠቀመው የአጠቃቀም አይነት ይለያያል። አንዳንዱ ቤት ውስጥ የምናደርገው ስራ የምንሰራበት ወይ ደግሞ ቤት ውስጥ ምግብ የምንበላበትም ጠረጴዛ ይባላል። እንዲሁም ትምህርት ቤት ውስጥ ያለም ጠረጴዛ ጠረጴዛ ልልነው እንችላለን ማለት ነው። ስለዚህ ጠረጴዛ በተለያየ መልኩ ለተለያየ አላማ እንጠቀመዋለን ማለት ነው

ከሰአት ስንል እንግዲህ ከሰአት በኋላ ማለታችን ነው። ከሰአት ማለት ጠዋት ያልሆነ ወይ ደግሞ ከቀትር በኋላ ለማለት ነው። ስለዚህ ከቀትር በኋላ ስንል ከስድስት ሰዓት በኋላ ያለው ከሰአት ብለን እንጥረዋለን ወይ ደግሞ ከሰአት በኋላ ማለትም ይችላሉ። ስለዚህ ከሰአት በኋላ ማለት እንግዲህ ከምሳ ሰዓት በኋላ ወይድሞ ምሳ በልተን ተመልሰን የሚሆነው ነገር ነው ከሰአት ብለን የምንቀጥረው ማለት ነው። ስለዚህ ከሰአት በፊት ከሆነ ከስድስት ሰዓት በፊት ያለው ነው ከሰአት በኋላ ወይ ደግሞ ከሰአት ካልን ግን ከስድስት ሰዓት ከሰባት ሰዓት በኋላ ያለውን ነገር እንደመጥቀስ ነው። ስለዚህ ቀጥሮ ስንይዝ ከሰአት ካልን ከሰባት ሰዓት በኋላ ማለታችን ነው።

ኦገስት ስንል እንግዲህ ነሀሴ ማለታችን ነው በኢትዮጵያ ነሀሴ ይባላል የአመቱ የመጨረሻ ወር ነው። እንግዲህ የአመቱ የመጨረሻ ወር የሚሆነው። ቋቋም ነው ቋቋም አምስት ቀን ነው የአሥራ ሶስተኛ ወር ብለን የምንጠራው ነው። ነገር ግን በትክክለኛ አቋራጠር አስራ ሁለተኛ ወር ኦገስት ነው። ወይ ደግሞ ነሀሴ ነው ማለት ነው። ስለዚህ ነሀሴ ማለት በእኛ ኢትዮጵያን አቆጣጠር የመጨረሻ የአመቱ የመጨረሻ ወር ነው ማለት ነው

ፊት ማለት እንግዲህ የኋላ ተቃራኒ ነው። ፊት ማለት ፊት ለፊት የሚታይ ነገር። ወይ ደግሞ ግንባራችን ላይ ያለው ነገር ማለት ነው። ስለዚህ የፊት ተቃራኒ ከኋላ ነው የማናየው ወይ ደግሞ ከኋላችን ያለው ነገር ነው። ፊት ከወለ ግን ከፊት ለፊት ሆኖ የሚታይ ነገር ወይ ደግሞ ከግንባራችን ፊት ላይ ያለው ለማለት ነው። ስለዚህ ፊት ስንል እኛንም የምናየው ወይ ደግሞ ሌላ ሰውም በቀላሉ የማየው ከፊት ያለው ነገር ማለት ነው። ስለዚህ ፊት ማለት በብዙ መልኩ ከፊት ለፊት የቆመም ልንል እንችላለን ነገር ግን ፊት ስንል ከፊት ያለው ነገር ለማመላከት ነው

ግዢ ማለት እንግዲህ አንድ ነገር ገንዘብ ስተን የምንፈጽመው ግብይት ማለታችን ነው። ግዢ ሲባል እንግዲህ በተለያየ መልኩ ልንገዛ እንችላለን በኢንተርኔት ተጠቅመን በስልኬ ልናደርገው እንችላለን ግዢው ወይ ደግሞ በጥሬ ገንዘብ በመስጠት ግዣ ልንፈጽም እንችላለን ማለት ነው። ግዢ በተለያየ መልኩ ሊፈጸም ይችላል በመንግስት ግዢ ሊፈጸም ይችላል በግለሰቡም ሊገዛ ይችላል ወይን ደግሞም መግዣት ሊፈጸም ይችላል ማለት ነው። ለግዢው የተለያዩ ሰዶችን ሊዘጋጁለት ይችላሉ ደረሰኞችም ሊዘጋጁ ይችላሉ። ስለዚህ ግዢ መፈጸሙ የሚታወቀው አንደኛ ደረሰኝ ተቆርጦለት ሁለተኛም ደግሞ ገንዘቡ ወይ ደግሞ ግዢ የተፈጸመለት እቃ ይዞት ሲኬድ ነው ማለት ነው። ስለዚህ ግዢ ስንል እነዚህ ሰፋ ያሉ ነገሮችን ያካተተ ስምምነት ያለው ወይ ደግሞ ሰነድ ያለው ሊሆን ይችላል ማለት ነው።

አመሰግናለሁ ስንል እንግዲህ ስለ አንድ ነገር ስለተደረገልን ነገር እውቅና መስጠት ወይ ደግሞ ሰውየው ላደረገልን ውለታ ማመስገን ማለት ነው። ስለዚህ ምስገና በጣም ጥሩ ነገር ነው። በግንኙነት ወቅት ምስገና ግን ጥሩ ነገር ነው። ምክንያቱም ሰው ላደርገልህ ነገር ስታመሰግነው ደስ ይለዋል ደስታ ይሰማዋል። ጥሩ የሆነ ቅርርብም ይኖራል ማለት ነው ከዛ በኋላ። አለማመስገን ደግሞ በተቃራኒው ጥሩ ያልሆነ ግንኙነት ይፈጥራል። መሻከር ወይ ደግሞ ቅራኔ መፍጠርም ያመጣል። ስለዚህ ለተደረገልህ ነገር ምስገና ማቅረብ ወይ ደግሞ ማመስገን አግባብነት ያለው ነው ማለት ነው። ስለዚህ ማንኛውም ሰው ሊለምደው የሚገባ የሰለጠነ ባህል ሊኖር ይገባል መመሰጋገን ሊኖር ይገባል ማለት ነው። ስለዚህ አመሰግናለሁ ማለት ለተደረገልህ ነገር እውቅናን መለገስ ነው።

ልጅ ስንል እንግዲህ ገና ያልበሰለ ለማለት ነው እንግዲህ ያልበሰለ ሲባል በአካላዊ ያልጠነከረ በእውቀትም ያልበሰለ ወይ ደግሞ ትክክለኛ ደረጃ ትልቅ የሚያስብለው ደረጃ ወይ ደግሞ የአዋቂ ደረጃ ያልደረሰ ለማለት ነው። እንዲሁም ልጅ ሲባል የወለዱት ልጅ ሊሆን ይችላል ማለት ነው። ስለዚህ ልጅ ብለን ስንጠራ በራሱ ሀላፊነት መውሰድ የማይችል መስራት የማይችል። በጥገኝነት ወይ ደሞ በወላጅ ጥገኝነት ወይ ደሞ በአሳዳጊ ጥገኝነት እየኖረ ያለ ለማለት ነው።

ነጭ ማለት እንግዲህ ለቀለም ነው። ነጭ ያለ ነጣ ያለ ቀለም ለመግለጽ ነው ነጭ የሚባለው እንግዲህ ነጭ የግድግዳ ቀለም ሊሆን ይችላል። ነጭ ልብስ ሊሆን ይችላል። ነጭ መኪና ሊሆን ይችላል ነጭ የተቀባ ቀለም ሊሆን ይችላል ስለዚህ ነጭ ስንገልጽ በብዙ መልኩ ልንገልጽ እንችላለን። ምክንያቱም ነጭ ቀለም የሚቀቡ ብዙ ነገሮች እናያለንና። ነጭ በብዙ መልኩ መጠቀም እንችላለንና ስለዚህ የነጭ ተቃራኒ ጥቁር ነው ስለዚህ ነጭና ጥቁር። የተለያዩ ቀለሞች ናቸው ማለት ነው። ስለዚህ ነጭ በብዙ መልኩ ማየት እንችላለን አካባቢያችን ሰፈራችን እንዲሁም የውስጥ ቤት የቤታችን የውስጠኛው ቅብ ቀለምም ማየት እንችላለን ማለት ነው።

ስለተገናኘን ደስ ብሎኛል ማለት እንግዲህ ከአንድ ሰው ጋር ስንገናኝ የምናቀርብለት ሰላምታ ነው። ስንገና ስለተገናኘን ደስ ብለኛል ስንል እንግዲህ ሰውየው ስላገኘነው ደስታ የደስታ ስሜት እንደተሰማን ለመግለጽ ነው። ስላገኘነው ወይ ደግሞ በድንገት ስላገኘነው ወይንም በተቃ በቀጠሮ ተገናኝተን ሊሆንም ይችላል። ስለ ተገናኘን ብቻ አይኑን ስላየነው ብቻ ደስታ እንደተሰማን ለመግለጽ ያህል የምንጠቀመው ቃል ነው። ማለት ነው

ስልክ ስንል እንግዲ አሁን የምንነጋገርበት ያለን እንዲውም በተለያየ መልኩ በ የኢንተርኔት ጥቅም ላይ እያዋልነው ያለን ስልክ ማለታችን ነው። እንግዲ ያሁን የቴክኖሎጂ ዘመን ነገሮችን በቀላሉ መገናኘት እንድንችል አድርጎናል ከእነዚ አንዱ ስልክ ነው ማለት ነው። በእጃችን ይዘነው የምንንቀሳቀሰው ስልክ በጣም ብዙ ነገሮችን አቅልሎልናል። የምስል ስዕል መላክ እንችላለን የድምጽ የምስል እንዲሁም በመደወል ከሩቅ አገር ካለው ሰው ጋር መገናኘት እንችላለን በቀላሉ ማለት ነው። ስለዚህ ስልክ በጣም ጠቃሚ ነገር ነው ለሰው ልጆች ህይወት በጣም ቀላል አድሮጎባቸዋል። እንዲውም በስልካችንም መማርም እንችላለን ማለት ነው። በስልክ መጽሐፍት መጫን እንችላለን ማለት ነው። ስለዚ በስልክ የማይሰሩ ነገሮች የሉም ማለት ይቻላል።

ምን ስንል እንግዲህ ስለ አንድ ነገር ለማጣራት ምንድነው ያልከኝ? ለማለት ነው ምንድነው የፈለከው? እንዲህም ምንድነው ያልከው? ማለትም እንችላልን። ማለት ነው። ስለዚህ ምን ስንል ነገርየው ለማጣራት ምን አይነት እንደሆነ? ምን ምን ምን ያህል ብዛት? እንደሆነ ለመግለጽ የምንጠቀመው ቃል ነው። ማለት ነው። ስለዚህ ምን ስንል አንዱን ነገር አጣርተን ለመስጠት ወይ ለመከልከልም። ወይ ደግሞ ማን እንደሆነም ለመገንዘብ። ምንድነው ያልከኝ? ማለት እንችላለን። ማለት ነው። ስለዚህ ነገሮችን ለመጣራት ስንፈልግ ምን? እንላለን

እንግዲህ ቡናማ ስንል ቀለም ነው የቡኒ ቀለም ያለው ማለታችን ነው ቡኒ ቀለም በጣም ተወዳጅ ቀለም ነው። ደብዘዝ ያለው ሆኖ ነገር ግን ብዙ ሰዎች ቡና ወይ ደግሞ ቡናማ ቀለም ይወዳሉ። እንደ እኔም በግሌ ቡናማ ቀለም ደስ የሚል ስሜት ይሰጠኛል። ስለዚህ ቡናማ ስንል የቡና ክለር ያለው ወይ ደግሞ ከለር ቅብ ያለው ቤት ሊሆን ይችላል የቤት ውስጥ ቀለም ሊሆን ይችላል። እንዲሁም የእቃ ቀለምም ሊሆን ይችላል ቡናማ ቀለም ብዙ ሰው ምርጫው ነው ማለት ነው

የስራ ባልደረባ ሲባል እንግዲህ በአንድ ተቋም ውስጥ የሚሰሩ ሰራተኞች የስራ ባልደረባዎች ናቸው። ስለዚህ የስራ ባልደረባ ሲባል አብረህ በብዙ ነገር ለአንድ ስራ ላይ የምትሰራ በአንድ ስራ ላይ የምትሰራ እንዲሁም የጋራ የሆነ ሀላፊነት ያለህ ለስራው የጋራ የሆነ ሀላፊነት ስለምትወስድ እና ለብዙ ጊዜ አብረህ እየሰራህ የቆየህ ሊሆን ይችላል ስለዚህ የስራ ባልደረባ ማለት በጣም ቅርብ የሆነው ጓደኛው ነው። ብዙ ነገሮችን ያንተ ባህሪም ያውቃል። የእሱ ባህሪም ትረዳለህ። አብረህም ብዙ ጥሩና መጥፎ ነገርም አብረህ ታሳልፋለህ ማለት ነው። ስለዚህ የስራ ባልደረባ ማለት በጣም የቅርብ ጓደኛ ነው ማለት ነው

ሸሚዝ ስንል እንግዲህ ልብስ የላይኛው ልብስ የምንለው ሰው ልብስ ነው። ስለዚህ ሸሚዝ ሲባል ቀለል ያለ ወይ ደግሞ ኮኮት ስር የሚሆን ማለታችን ነው። ይህ ላይ አይነት ሊሆን ይችላል እጅግ ሙሉ ሊሆን ይችላል ወይ ደግሞ እጅግ አጭር ሊሆን ይችላል። ሁሉም ግን ሸሚዝ ነው የሚባሉት። ነገር ግን ሸሚዝ ብቻውን ሊለበስ ይችላል ወይ ደግሞ ኮኮት ጋር ሊለበስ ይችላል ማለት ነው። ስለዚህ አብዛኛው ጊዜ ኮኮት ጋር የሚለበስ ልብስ ነው ሸሚዝ ነው ሸሚዝ የምንለው። ነገር ግን ብቻውን ራሱን ችሎም ሊሆን ይችላል ማለት ነው። ሸሚዝ ተብሎ የሚጠራ ራሱን ብቻውን ችሎ ልንለብሰው እንችላለን ማለት ነው። ስለዚህ ሸሚዝ የምንለው የተለያየ አይነት ቀለም ሊኖረው ይችላል። የተለያየ አይነት የስፌት ዲዛይንም ሊኖረው ይችላል። ነገር ግን ከላይ የምንለው ሰው ልብስ ነው ማለት ነው።

ቢሮ ስንል እንግዲህ የስራ ቦታችን ማለት ነው እንግዲህ የስራ ቦታ ሲባል በሃላፊነት ደረጃ የተቀመጥንበት የስራ ቦታ ሊሆን ይችላል እንዲሁም በአባል ወይ ደሞ ተራ ስራ ፈጻሚም ሊሆን ይችላል ማለት ነው። ስራ የምንፈጽምበት ቦታ ቢሮ ይባላል ማለት ነው። እንግዲህ ቢሮ ስንቀመጥ ብዙ ነገሮችን ልንሰራ እንችላለን ደንበኞችን በማስተናገድ ልንሰራ እንችላለን። ህኪምና በመስጠትም ልንሰራ እንችላለን እንዲሁም የተለያየ አገልግሎቶችን በመፈጽም ልንሰራ እንችላለን ማለት ነው። ስለዚህ ይሄን የተቀመጥንበት ቤት ወይ ደግሞ የተቀመጥንበት ግቢ ቢሮ ይባላል ማለት ነው።

እንግዲህ ደስተኛ ስንል አንድ ሰው ደስተኛ የሚሆንባቸው መንገዶች አሉ ደስተኛ ማለት በብዙ ነገሮች የተሳካለት ሰው ደስተኛ ልንለው እንችላለን። ነገር ግን አንዳንዴ ደስታ በገንዘብ ላይመጣ ይችላል ገንዘብ ስላለው ደስተኛ ማለት አይደለም። ነገር ግን ደስታ ራሱ ላይመጣ ይችላል ደስታ ከውስጣችን ለውስጣችን በምንነግረው ራሳችን ለደስታ ባለን ዝግጅትም ሊመጣ ይችላል ማለት ነው። ስለዚህ ደስተኝነት ከራስ ውስጥ ነው የሚመነጨው ይባላል። ምክንያቱ ሰው ራሱ ለደስታ ካልገዛ በስተቀር ደስተኛ ሊሆን አይችልም። ገንዘብ ራሱ ደስታ ሊያመጣ አይችልም። ወይም ዝና ወይ ደግሞ ስልጣን ራሱ ደስተኛ አያደርግም። ነገር ግን ለራሳችን የምንሰጠው ዋጋ እንዲሁም ለደስታ ያለን አመለካከት ለደስተኝነት ያለን አመለካከት ደስተኛ ሊያደርገን ይችላል ማለት ነው።

ቤተክርስቲያን ሲባል እንግዲህ የክርስቲያን ማህበረሰቦች ጸሎት የሚያደርሱበት ቤት ማለት ነው። ስለዚህ ቤተክርስቲያን ማለት ምዕመናን በበዓላትም ይሁን በእሁድ ቀን ጸሎታቸውን የሚያደርሱበት ቤት ነው። ብዙ በብዙ አለም በቤተክርስቲያን በጣም ብዙ የሃይማኖታዊ በዓላቶችን ይከበራሉ ዝግጅቶችን ይደረጋሉ። በጣም ታላቅ የሆነ ድባብም ይፈጸምባቸዋል ማለት ነው። እንዲሁም የጸሎት ስርዓትም ይካሄድባቸዋል ማለት ነው። ስለዚህ በቤተክርስቲያን ውስጥ ቅዳሴ ነው የሚፈጸመው በቤተክርስቲያን ውስጥ ነው ማለት ነው። ስለዚህ ትልቅ ሚስጥር የሚፈጸምበት ቤት ነው ማለት ነው። ቤተክርስቲያን

እሁድ ስንል እንግዲህ የእረፍት ቀን ነው። እንዲሁም የሳምንቱ የመጨረሻው ቀን ነው የሚሆነው ማለት ነው። የተቀደሰ ቀንም ነው። ስለዚህ አብዛኛው ክርስቲያን እሁድ ቤተክርስቲያን ይሄዳል። እሁድ ስንል እንግዲህ የእረፍት ቀን ነው። እንዲሁም የሳምንቱ የመጨረሻው ቀን ነው የሚሆነው ማለት ነው። የተቀደሰ ቀንም ነው። ስለዚህ አብዛኛው ክርስቲያን እሁድ ቤተክርስቲያን ይሄዳል። አንዳንዴ እወጣ ብሎም ሊዝናና ይችላል። ነገር ግን እሁድ ብዙ ጊዜ እቤቱ ከቤተሰቦቹ ጋር እረፍት ነው የሚመርጠው ማለት ነው። ስለዚህ እሁድ የእረፍት ቀን ነው ማለት እንችላለን።

ዛሬ ስንል እንግዲህ ያላለፈው ቀን ወይ ደግሞ ለቀጣይ ያልሆነው ቀን ዛሬ ያለንበት ቀን የምንገልጽበት ነው። እንግዲህ የዛሬ ቀጠሮአችን እዚህ ነው ልንል እንችላለን። ዛሬ ያገኘነው ነገር ብለንም ልንጀምር እንችላለን ወሬያችን ስለዚህ። ዛሬ ስንል። ስለ ዛሬ እየሆነ ያለው ነገር ወይ ደግሞ ሊሆን የሚችለው ነገር በዛሬው ቀን። ያቀድነውን ነገር አስመልክተን የምንገልጽበት ነው። ዛሬ ስንል እንግዲህ። በተለያየ ምክንያት ዛሬ የዛሬ እቅዳችን ልናብራራ እንችላለን ማለት ነው ልናሳውቅ እንችላለን ማለት ነው። ለሰዎች። ስለዚህ የዛሬ እቅድ ስንገልጽ ዛሬ በሚለውን እየጠቀስን እንገልጻለን ማለት ነው

ችሎታ ስንል እንግዲህ ስለ አንድ ነገር ችሎታ መግለጻችን ነው ችሎታ ማለት የማድረግ ችሎታ ነው። ለምሳሌ የመኪና መንዳት ችሎታ ልንል ልንችላለን ፀጉሬ የመስራት ችሎታ ልንል እንችላለን በእጅ የሚሰሩ ነገሮችን ወይ ደግሞ በእውቀት የሚሰሩ ነገሮችን። በጣም ጥሩ በሆነ መልኩ መቻል ማለት ነው። ስለዚህ ችሎታ ሲባል በአጭር ጊዜ የሚመጣ ነገር አይደለም ችሎታ ከጊዜ ሂደት ወይ ደግሞ ከልምድ የሚመጣ ነገር ነው። እውቀት በተለያየ መልኩ እውቀት ሊገኝ ይችላል ነገር ግን ችሎታ ለመያዝ ግን ጊዜን ይጠይቃል መለማመድን ይጠይቃል ማለት ነው

እቅድ ስንል እንግዲህ የስራ እቅድ ሊሆን ይችላል እንዲሁም የጉዞ እቅድ ሊሆን ይችላል እንዲሁም የተለያየ የትምህርት እቅድም ሊሆን ይችላል ማለት ነው። እቅድ ሲባል በብዙ መልኩ ማሰብ ነው እንግዲህ ለሀስበን መዘጋጀት ነው። እቅድ ስናወጣ እንግዲህ ሳንቲም ልናዘጋኝ እንችላለን ለእቅዱ የሚሆነን በጀት ማለት ነው የበጀት ድልድል ልናደርግ እንችላለን። ስለዚህ እቅድ ስናቅድ የጊዜ የገንዘብ እና የዝግጅነት ስነልቦናም ዝግጅነት ያስፈልገናል ማለት ነው። እቅድ ዝም ብሎ ስለማይተገበር እነዚህ ሁሉም ያሟላ የትሟላ እቅድ ነው የምናቅደው ማለት ነው

ክፍል ስንል እንግዲ ብዙ ጊዜ የምንገልጸው ለመኝታ ክፍል ነው እንግዲህ የተለያዩ የሆቴሎች መኝታ ይኖራቸዋል ለእያንዳንዱ የመኝታ ክፍል ቁጥር ይሰጡታል ማለት ነው ስለዚ ክፍል ስንል እነዚ እያንዳንዳቸው ቁጥር የተሰጣቸው ክፍል ማለታችን ነው። አንድ ሰው የሚተኛባቸው ቤተሰብ ሙሉ የሚተኛባቸው እንዲሁም ለተለያየ ዝግጅቶች የሚያገለግሉ ክፍሎች ሊሆን ይችላሉ ማለት ነው። ስለዚ ክፍል ስንል በትልቅ ህንፃ ወይ ደሞ በትልቅ ሆቴል ውስጥ ያሉ አንዱን ክፍል ስንገልጽ ክፍል እንላለን ማለት ነው። እንዲውም በቤታችን በመኝታ ቤታችንም የራሳችን የመኝታ ክፍል ብለን ልንገልጽ እንችላለን ማለት ነው። ስለዚ ክፍል ሲባል አንዷን ክፍል ለመግለጽ የምንጠቀምበት ነው

ሙዝ እንግዲህ በቀላሉ አካባቢያችን የሚገኝ አትክልት አይነት ነው ዋጋውም ያን ያህል ውድ የሆነ አይደለም። በጣም መጠነኛ የሆነ ዋጋ ነው ያለው ለአንድ ኪሎ ሙዝ ከመቶ ብር በታች ነው ማለት ነው። ስለዚህ ሙዝ መመገብ ደግሞ በጣም ጠቃሚ ነገር ነው። እለታዊም ምግባችን ብናስገባው በጣም የ ጠቃሚ ነገር እንዳለው ሀኪሞችም ይመክራሉ እንዲሁም ለአጥንታችን ጥንካሬም የተሻለ እንደሆነ ይነገራል ማለት ነው። ስለዚህ ሙዝ ሁሉ ሰው ቢመገበው ጥሩ ነው። ብዬም እመክራለሁ።

እንግዲህ መታጠቢያ መየት የት ነው ስንል? በሆቴል ውስጥ ሊሆን ይችላል ወይ ደግሞ የማላውቀው ቤት ለመጀመሪያ ጊዜ ስንሄድ ሊሆን ይችላል። የት እንዳለ ካላወቅነው ይሄን ጥያቄ እናቀርባለን ማለት ነው። መታጠቢያ ቤቱ የት እንደሆነ የሚጠቁመን ሰው እንፈልጋለን ማለት ነው። ይሄም ደግሞ ባለቤቱ ወይ ደግሞ። የቤቱ ሰራተኛ ሊሆን ይችላሉ አስተናጋጅ ሊሆኑ ይችላሉ። ለሚያውቅ ሰው ብለን የምናስበው ሊሆን ይችላል ማለት ነው የምንጠይቀው ስለዚህ። ዝም ብለን ያልሆነው በታከም ከምንሄድ ለሚያቅ ሰው መጠየቅ እና በአግባቡ መጠቀም ያስፈልጋል ማለት ነው። ስለዚህ የማናውቀው ቦታ ወይ ደግሞ የማናውቀው ሆቴል። ከገባን መታጠቢያ ቤቱ የት እንደሆነ ለመጠቀም ስናስብ ስንፈልግ የት እንደሆነ የምንጠይቀው ለሰራተኞቹን ነው የሚሆነው ማለት ነው። ስለዚህ ሰራተኞቹም በአግባቡ ሊያማላክቱን ይችላሉ።

ራስ ስንል እንግዲህ ራስ ወይ ደግሞ ራስህን የምታደርገው ሊሆን ይችላል። ሁለት ትርጉም ያለው ቃል ነው አንደኛ ደግሞ የራስ ቅላችን ወይ ደግሞ ራሳችን ማለት ነው ከአንገታችን በላይ ያለው አካላችን ማለት ነው። ስለዚህ ራስ ስንል። በራሳችን ወይ ደግሞ ራሳችንን የምናደርገው ነገር ሊሆን ይችላል ወይ ደግሞ እኛ እንደማለት ነው። ወይ ደግሞ ራስህ እንደማለት ነው። ነገር ግን ደግሞ ራስ ስንል ከራሳችን በላይ ያለው የአካላችን ክፍል የምናመለክትበት ሂደት ነው። ማለት ነው

ጨው ስንል እንግዲህ ለምግብነት የምንጠቀመው ጨው ማለታችን ነው። ምክንያቱም ምግብ ጨው ከሌለው ጣዕም ሊኖረው አይችልም። ስለዚህ ምግብ ጣዕም እንዲኖረው ጨው ሊኖረው ይገባል። ስለዚህ የምግብ ቅመማችን ነው ማለት ይቻላል። ጨው ለተለያየ መልኩ ለመድኃኒትነት ወይ ደግሞ ለቁስል ማድረቅያነትም እንጠቀመዋለን። በአብዛኛው ግን ጨው የምንጠቀመው ለምግብነት ነው ማለት ነው። ስለዚህ ምግባችንን ለማጣፈጥ ወይ ጣዕም እንዲኖረው ለማድረግ ጨው እንጠቀማለን ማለት ነው። ስለዚህ ጨው በጣም አስፈላጊ ለሰውናታችንም አስፈላጊ ነው ለጤናችንም አስፈላጊ ነው። ጨው ከሌለው የተለያዩ ከጨው እጥረት የሚመጡ በሽታዎችን ልንጠቃ እንችላለን ማለት ነው። ስለዚህ ጨው በጣም አስፈላጊ ነው ለሰውነታቸው

ጀልባ ሲባል እንግዲህ አነስተኛ በውሃ ላይ የምትንሳፈፍ የትራንስፖርትም ሊሆን ይችላ። ወይ ደግሞ የሌላ የውጊያም ሊሆን ይችላል። የጀልባ አይነት ነው። እንግዲህ ጀልባ ሲባል በውሃ ላይ ወይ ደግሞ በውቅያነስ ወይ ደግሞ በባህር ላይ የምትንሳፈፍ ከትላዩ መተሪያሎችን የሚሰራ ማለታችን ነው። ስለዚህ ጀልባ ስንል በጣም መጠኗ አነስ ያለች ትንሽ ሰው የምትይዝ በሞተር የምትንቀሳቀስ ማለታችን ነው። ማለት ነው። ስለዚህ በኋላ የሚሳፈፍ በወተር የምንቀሳቀስ የትራንስፖርት ወይ ደግሞ ለሌላ አገልግሎት ወይ ለአሳ አጭባዶች ለሚጠቀሙትም ሊሆን ይችላል። እንዲሁም ለመጓጓዣነትም ለሚጠቅሙ ሊሆን ይችላል። ብቻ ጀልባ ለትላያዩ እላማ የምና የምንጠቀመው የመጎጎዣ አይነቱ ወይ ደግሞ ሌላ አገልግሎት የምንጠቀመው ሊሆን ይችላል። ማለት ነው

ወር ስንል እንግዲህ ወር ማለት ሠላሳውን ቀን ነው አንድ ወር የሚሆነው እንግዲህ በአመት ውስጥ አስራ ሁለት ወራቶች አሉ ቋግሜንም ጨምረህ አስራ ሶስት ይሆናሉ ማለት ነው። በእነዚህ አንድ ወር ውስጥም ሰላሳ ቀናት አለው ማለት ነው ስለዚህ። ወር የምንለው ሠላሳውን ቀን ሆኖ በአመት ደግሞ አስራ ሁለት ወራትን ያቀፈ ነው ማለት ነው። ስለዚህ በዚህ አስራ ሁለት ወራት ውስጥ የተለያዩ የራሳቸው ወቅት ያላቸው ወራቶች አሉ። እንግዲህ የመኸር ወቅት የበጋር ወቅት እንዲሁም የጸደይ ወቅትና የክረምት ወቅት ብለን ልንጠቅስ እንችላለን ማለት ነው።